ቅሬታዎችንም በመጀመሪያ በትዕግስትና በአክብሮት እሰማለሁ። ተጠቃሚዎች ችግሩን በግልጽ እንዲገልጽ እፈቅዳለሁ። ከዛም ችግሩን እመረምራለሁ፤ የሚመታ የሚፈታ መፍትሄ ካለ በፍጥነት እፈታለሁ፤ ካልሆነ ለሚመለከተው አካል አሳውቃለሁ። ተጠቃሚው እስከሚረካ ድረስ ክትትል አ አደርጋለሁ፤ ቅሬታውን እንደመሻሻያ እቆጥራለሁ።

አዎ የስራ ልብስ እለብሳለው እኔ ለምሳሌ የባንክ ሰራተኛ ነኝ ስለዚህ ወደ ባንክ ቤት ስገባ ሙሉ ሱፍ ከነከረባቱ ከነጫማው ለብሼ እገባለሁ። ከዛ ከስራ ስመለስ ደግሞ የስራ ለብሴን አውልቄ የዘውትር ልብሴን እለብሳለሁ ስለዚህ ሙያዬን ለማክበር ሲባልም የስራ ልብሴን ለብሼ እገባለሁ

አዎ! ጊዜዬን በደንብ አስተዳድራለሁ። በመጀመሪያ የቀኑ ውሎዬን እቅድ አውጥቼ እ አስተካክላለሁ፤ ከዛም የምሳ ሰዓትን ለምሳ ሰዓት፤ የስራ ሰአቱን ለስራ ሰዓት፤ አድርጌ እጠቀማለሁ። ነገር ግን ድን ድንገት ጊዜያዊ ነገር ቢፈጠርብኝ ያንን ጊዜያዊ ነገር ቅድሚያ እተገብራለሁ።

አዎ፤ ኮምፒውተርን መጠቀም በደንብ እችላለሁ። የኮምፒውተር ሶፍትዌሮችን እንዴት መጠቀም እንዳለብኝ ስለማውቅ፤ ማይክሮሶፍት ወርድ ከፍቼ፣ ዶክመንቶችን እጽፋለሁ። ኤምኤስ ኤግዜል ከፍቼ ደግሞ፣ የተለያዩ ማትስ ፎርሙላዎችን እሰራለሁ። ኤምኤስ ፓወር ፖይንት ከፍቼ ደግሞ፣ ፕረዘንቴሽን አዘጋጃለሁ። ፐብሊሸር ከፍቼ ደግሞ፣ የተለያዩ ካርዶችን አዘጋጃለሁ።

አዎ እኔ እጅ መጨባበጥ በጣም ነው የምወደው ከዚህም የተነሳ ጓደኞቼ አንተ ሁል ጊዜ ምንድነው? እጅ መጨባበጥ እያሉ ይሉኛል እኔ ግን እጅ ካልተጨባበጥኩ ሰላም ያልኩ አይመስለኝም። በተለይ ከሴት ጓደኞቼ ጋር ሁል ጊዜ ነው እጅ የምጨባበጠው እና እኔ እጅ መጨባበጥ በጣም እወዳለሁ። ስለዚህ እጅ ማጨባበጥ እንደኔ አሪፍ የሆነ ስራዬ ነው